እሺ አመሰግናለሁ በጣም ጥሩ ጥያቄ ነው። አብዛኛው ጊዜ ትንሽ አምሽቼ ምናምን በስራ ምናምን ስለምተኛ እስከ ስምንት ሰባት ሰዓት ማታ ስለሚደርስ። እስከ ሁለት እስከ ሶስት አካባቢ ነውና የምንነሳው እና ሁል ጊዜ እንደዛ ነው የምንነሳው ማለት ነው። እሺ አመሰግናለሁ

እሺ አመሰግናለሁ። በጣም ጥሩ ጥያቄ ነው። ኮምፒውተር መጠቀም ትችላለህ ወይ? ነው ጥያቄው አዎ እጠቀማለሁ። አብዛህኛውን ጊዜ ከትምህርት ጋር ምናምን ስለማሳልፍ ስልክንና ኮምፒውተርን በጣም ነውና የሚጠቀመው ሁሌ ከእነሱ ጋር ነው የማሳልፈው ማለት ነው። እሽ አመሰግናለሁ በጣም